ጠዋት በስራ ምን ታደርጋለህ? ጠዋት በስራ የማደርገው ነገር መጀመሪያ ከእንቅልፍ መነሳት ነው። ከዛ በኋላ ጠዋት በዋነኘት የምናደርገው ነገር ምንድነው? ያው በቀን ቀልፍ ከተነሳን በኋላ ፊታችን እንታጠባለን ከዛ ሽንት ቤት ሄደን እንደገና መልሰን ታጥበን ከዛ ወደ ቁርስ እንሰራለን ከዛ ቁርስ ከበላን በኋላ ያንን ቁርስ እንመገባለን ከዛ ሁሉን ከጨረስን በኋላ ተነሳስተን ተጣጥበን ሁሉ ነገር ጨራርሰን ከተነሳን በኋላ ወደ ስራ እንሄዳለን። ያው ስራ ላይ የሚያስፈልጉን ነገሮች መጀመሪያ መሟላት ያለባቸውን ነገሮች እናሟላለን። ከዛ ከቤት እንወጣለን

ኢንተርኔት አለህ አወ እኔ ኢንተርኔት አለኝ የምጠቀምበት የሞባይል ስልክ ኢንተርኔትም ሊሆን ይችላል እንደገና ሌሎችም ኢንተርኔቶች አወ ኢንተርኔት አለኝ። ያው ዋይፋይም ልጠቀም እችላለሁ አንዳንዴ ግን ደግሞ በዋነኝነት ኢንተርኔት ያለሁበት ቦታ አንዳንዴ ማታ ማታ ቢያስቸግርም ግን ደግሞ በብዛት ኢንተርኔት አለ ያው እንጠቀምበታለን ቀንም ቢሆን ማታም ቢሆን እስካለ ድረስ ያው እየተጠቀምንበት ነው። በተለየያ ጊዜም አሁን በሚያስቸግረን ጊዜ አንዳንዴ በሚቆራረጥ ጊዜም እያበራን እያጠፋንም ቢሆን። እንጠቀማለን እና ኢንተርኔት አወ አለ

ቤትህን ምን ያህል ጊዜ ታጸዳለህ? እኔ ቤቴን በብዙ ጊዜ ብዙ ጊዜ አጸዳለሁ ከዛም በተለየ ደግሞ እንደገና ጠዋት እንደተነሳው ቢያንስ በቀን ውስጥ ሁለት ሶስቴ አጸዳለሁ። ያው ጠዋት መጀመሪያ ከተነሳው በኋላ ሁሉን ነገር ከጨራረስኩ በኋላ ቤት ማጽድት ነው የሚጠበቅብኝ ቤት ካጸዳዳሁኝ በኋላ። እንደገና ቁርስ ከተበላም ሁሉ ነገር ከተጨረሰም በኋላም ደግሞ እንደገና የሚረጋገፉ የሆነ እርጋፊዎች ምናምን ሲኖሩ እነዛን እርጋፊዎች እንደገና ማጽዳት ያስፈልጋል። ስለዚህ ያው ሁለተኛ ጊዜ እንደገና ድጋሚ አጸዳለሁ ማለት ነው። ከዛም ሶስተኛው ማታ ጊዜ ቆሸሸ አጸዳለሁ

ማር ትወዳለህ አዎ ማር በብዛት እወዳለሁ ማር ጣፋጭ ነገር ነው። ቢሆንም ግን ግን ደግሞ አንዳንዴ የማልወድባቸው ምክንያቶች አሉ ያው እንትን ይፈጥራል ይፈልጋል ይሄ ምንድነው? ሙቀት ይፈጥራል ተብሎ ስለሚታሰብ። ማር በብዛት ያው እንዳለው ግን ደግሞ በብዛት አልተጠቀምም ከሌሎች በተለየ ምንድነው? ቀነስ አድርጌ ነው የምትጠቀመው ብዙም አልጠቀምም። ረጅም ጊዜ የሚባል ነገር አልጠቀምም። ግን ያው ለቁርስ ለአንዳንድ ነገሮች ስለሚጠቅም ያው ማር በብዛት ይበላል

የስራ ግምገማ ይደረግልሃል? አዎ የስራ ግምገማ ይደረጋል። በስራ ቦታም ሆነ በሌሎች ቦታዎች ግምገማ ያስፈልጋል። ከሌሎች በተለየ ምንድነው ግምገማ ካልተደረገ ያው አንድን ስራ ምን ያህል ምን ያህል ስኬታማ እንደሆነ፣ ምን ያህል ውጤታማ እንደሆነ ማወቅ ስለማንችል ግዴታ ለዛ ነገሮች ግምገማ ያስፈልጋል። መገምገም፣ ማየት፣ ያን ነገሮችን ይሄ በትክክል ያስኬዳል ወይ አያስኬድም ወይ ጥሩ ነው ወይ መጥፎ ነው ወይ የሚለውን ነገር መገምገም ስለሚያስፈልግ የስራ ግምገማ አዎ እኔም አደርጋለሁ።

የምትወደው እንስሳ ምንድነው? እኔ የምወደው እንስሳ በዋነኝነት ድመት ነው። ድመት ግን ደግሞ ያው ከብቶችም በጎዎችም ምናምኖችም ደስ ይለኛል ያው ዶሮም ሳይ ደስ ይለኛል። ያው ትንሽ ግን ሽታቸው ያስቸግራል ሽታቸው ያስጠላል። እንጂ ያው እኔም ዶሮም በግም እንደገና ደግሞ ያው ከቤት እንስሳቶች ድመቶችም ከማይበሉት ድመቶችና ውሻዎችም ደስ ይሉኛል። ግን ደግሞ በዋነኝነት ደስ ብሎኝ አብረውኝ ሊኖሩ የሚችሉት ምንድነው? ዶሮዎች ናቸው። ዶሮዎች ይበልጥ ደስ ይሉኛል ከሌሎች በተለየ

ሩዝ ትወዳለህ አዎ ሩዝ በብዛት ደስ ይለኛል ሩዝ እወዳለሁ። ምክንያቱም ሩዝን ያው ከተለያዩ ነገሮች ጋር እንበለዋለን አሁን ለምሳሌ ከስጋ ጋር ሲሆን ደግሞ ይበልጥ ደስ ይላል በጣም ደስ የሚል ነው። ከመቼ ከስጋ ጋር ወይም ደግሞ ከሌሎች ጋር በደንብ ይሄ ስልሱን በደንብ አሳምሮ ቆንጆ ተደርጎ የሚሰራ ከሆነ። ሩዝ ከሌሎቹ ምግቦች በተለየ በጣም ይበላል ብዙ ጊዜ ያው ሌሎች እንትኖች ይበላሉ ግን ደግሞ በብዛተኛም ሀገር ይበላል ደስ የሚል ምግብ ነው። ብቻ አሰራሩ ቆንጆ ይሁን እንጂ ሩዝ በጣም ደስ ብሎኝ

ስራህ አድካሚ ነው? አዎ ስራው በብዛት አድካሚ ነው ምክንያቱም ብዙ ነገሮች አሉ ከጀርባ ከአንድ ስራ ጀርባ ብዙ ነገሮች ስላሉ ያ ስራ አድካሚ ነው እንዲህ እንደቀላል ሚታይ አይደለም። ብዙ ስራዎች አሉ በዛ ላይ ትምህርት አለ እንደገና ደግሞ ብዙ ስራዎች ስለሚደራረቡ ብዙ ነገሮችን የምሰራው እኔ ስለሆንኩኝ አድካሚ ነው። ስራው ምክንያቱም ብዙ ነገር ይጨምራል ብዙ ነገር ይደራረባል ቀን በቀን አንድ ቀን ሳንሰራ ብናድር በማግስቱ ስለሚጨምር አው ስራው በጣም አድካሚ ነው። ግን ምን

የስራ ጊዜው እንዴት? ነው የስራ ጊዜ በብዛት የሚያሳልፈው በተለያዩ ስራዎች ላይ ነው ማሳልፈው። ስራዬ ላይ ይሰራሉ ተብዬ መጀመሪያ እቅድነው የማስቀምጠው ጠዋት ላይ ምንድነው ልሰራ የምችለው በዚህ ቀን ላይ? ምን ልሰራ እችላለው ቀኑን ሙሉ። በምን ሰዓት ምን እሰራለሁ በምን ሰዓት ምን እሰራለሁ በምን ሰዓት ምን እሰራለሁ ብዬ እነዛ ነገሮች በደንብ ካስተዋልኩኝ በኋላ በሚቀጥለው ቀን። ከዛ በኋላ ያንን እቅድ ከወጣሁ በኋላ በዛ እቅድ መሰረት ስራውን አስኬደዋለሁ ማለት ነው

የጎረቤቶችህን ድምጽ ትሰማለህ? አብዛኛው ጊዜ ካልጮህኩ እንዴ እሰማለሁ። ግን ደግሞ ያው ሲያወሩ ምናምን ይሰማል። ብዙ ሲያወሩ ሲሰሩ የተለያዩ ነገሮች ሲያደርጉ ይሰማል። ሌሎች ሙዚቃም ከከፈቱ በጣም ይሰማል። ከእኛ በተለየ ያው ሊሰማው ይችላል። አንዳንዴ ደግሞ ክፍት ረጭ ያለ ቦታ ስለሆነ ቦታው ምን ማንኛውንም አይነት ዋሪ ብታወራ በቃ የሚቀጥለው ግቢ ሊሰማ ይችላል። ስለዚህ ያው የጎረቤት ድምጽ እሰማለሁ። የሌሎችን ሰዎች

ገንዘብ ትቆጥባለህ አዎ በዚህ ሰዓት ላይ አስፈላጊ ሚባል ነገር ምንድነው? ገንዘብ መቆጠብ ነው። ገንዘብ ካልቆጠብክ ሁሉ ነገር መና ስለሚቀር ብዙ ነገር ልታጣ ትችላለህ ብዙ ነገር ልትወጣ ትችላለህ። ያው ግዴታ ገንዘብ መቆጠብ ያስፈልጋል በደንብ በአግባቡ መጠቀም። በደንብ ገንዘብም በአግባቡ ቆጥበው መጠቀም አስፈላጊ ስለሆነ። አዎ ገንዘብም በአግባቡ ቆጥቤ ለሚያስፈልግ ነገር ለዚህ ያስፈልጋል። ከተባለ አንድ ነገር ወይም ደግሞ አያስፈልግም ከተባለ ያንን ነገር በመተው ይጠቀማል

ስጦታ መስጠት ትወዳለህ? አዎ ስጦታ መስጠት ግዴታ ደስ የሚል ነገር ነው። አዎ አብዛኛው ጊዜ ደግሞ ስጦታ የሚሰጥበት ወቅት ነው። የገናን በዓል ስለሆነ አብዛኛው ጊዜ በገና በዓል ስጦታ ስለሚሰጥ ያው ስጦታ መስጠት እወዳለሁ። ለተወሰኑ ሰዎችም ያው አቅም በፈቀደ ልኩ ልንሰጥ እንችላለን ለተለያዩ ለተወሰኑ ለምንፈልጋቸው ለምንወዳቸው ሰዎች ስጦታ እንሰጣለን። ያው ስጦታ መስጠትም እኔ እወዳለሁ ከሌላው በተለየ ሁኔታ ደስ ይለኛል። ስጦታ መስጠት

ነገሮችን በስርዓት ታስቀምጣለህ አዎ ነገሮችን በስነ ስርዓት አቀ አስቀምጣለሁ ምክንያቱም ነገሮችን በስነ ስርዓት የማናስቀምጥ ከሆነ ብዙ ኪሳራ ሊደርስብን ስለሚችል ብዙ የምናጣው ነገሮች። ስለሚኖሩ ነገሮችን በስርዓት አስቀምጣለሁ አንድን ነገር በትክክል ልክ እንደ ዕቃው አይነት እና እንደ ዕቃው የሚያስፈልገው ቦታዎች በትክክል በቦታው ነገሩን አይቼ ያንን ነገር በቦታው ይሄ ትክክለኛ ቦታ ነው ሲባል እዛ ትክክለኛ ቦታ ላይ በትክክል አስተካክዬ አስቀምጣለሁ። እንዳይሰበር የሚሰበር ከሆነም እንዳይሰበር

ማብሰል ትችላለህ ማብሰል እንግዲህ በብዙን መንገዶች ይከፈላል ያው ማብሰል ሲባል ባጠቡ እንትን ምግብ ከሆነ ምግብ ከሆነ ማብሰል እችላለሁ ከሌላው በተለየ ሁኔታ ጥሩ የሚባል የማብሰል ችሎታ አለኝ። ጥሩ አድርጌ ምግቦች የተለያዩ ምግቦች ጣፋጭ ምግቦችም ይሁን እንደገና ደግሞ ለምንበላቸው ለእለት ተእለት የምንበላቸው ምግቦች ይሁን ማብሰል እችላለሁ ጥሩ አድርጌ ምግቦችን አበስላለሁ ብዙ ጣፋጭ ነገሮችንም መስራት እችላለሁ ያው ምግቦችንም መስራት እችላለሁ

የስራ ቦታ ደህንነት እንዴት ነው? የስራ ቦታ ደህንነት ጥሩ ነው። አብዛኛው ጊዜ ዘበኞችም ስላሉ ደህንነታችን ጥሩ ነው በጥሩ ሁኔታ ይጠበቃል። ዘበኞችም አሉ እነሱን እኛም ሰላማችንን ይጠብቃሉ እኛም ራሳችንን ሰላማችንን እንጠብቃለን በጥሩ ሁኔታ። እየተጠባበቅን ረጅም ጊዜ እስካሁን ድረስ አለን እስካሁን ድረስ ሰላም ነው ምንም አይልም። አለን እንግዲህ ያው ደህንነትን መጠበቅ አስፈላጊ ነው። እንደ ሀገርም እንደ ስራ መስሪያ ቤትም ደግሞ ደህንነት መጠበቅ አስፈላጊ ነው። ግን ደግሞ እኛም እየጠበቅን ነው

ቅርጫት አለህ ቅርጫት ቅርጫት እንግዲህ በፊት ነበረ ቅርጫት የምንጠቀመው አሁን ላይ ያው ቅርጫት የለኝም ቅርጫት አልጠቀምም ግን በፊት ቅርጫቶችን ለተለያዩ ከቤት ከገበያ ስንመጣ እቃ ይዘን ለመምጣት እንደ ዘንቢል የምንጠቀምበት ነበር። እቤትም ደግሞ እንደ ጌጥ እንደ አበባ ማስቀመጫ እና ለተለያዩ ነገሮች ማስቀመጫ ያገለግል ነበር አንዳንድ ቤቶች ላይ ደግሞ አትክልቶች ይቀመጡበት ነበር። ግን አሁን ላይ የለም አብዛኛው ገበያ ላይም የለም እኔም የለኝም።

ጭንቀት ሲሰማህ ምን ታደርጋለህ? በብዛት ጭንቀት ሲሰማኝ ማደርገው ነገር ወይ ሙዚቃ ሞዝቃለሁ። ወይ ደግሞ ዘፍናለው እንዴት ነው አንተ ድምፄ አሪፍ ነው? እንዴት ነው አየሀው አንተ። ግን ደግሞ ወይ ደግሞ መዝሙርም ልሰማ እችላለሁ አሁን መዝሙር በጣም ሲከብደኝ ደግሞ መዝሙር እሰማለሁ መዝሙር አዳምጣለሁ። ያው ወደ ሀሳብ ሀሳብን ሰብሰብ ታደርግና ከሌሎቹ በተለየ ሁኔታ ሀሳባችንን ሰብሰብ አድርገን። ራሳችን ላይ ትኩረት እንሰጣለን በጭንቀት ሲሰማን ምክንያቱም ሌላ ነገር ሀሳባችን መበታተን ስለሌለበት።

አዳዲስ የስራ ግንኝነቶችን ትፈጥራለህ አዎ ግዴታ ነው። አዳዲስ የስራ ግንኝነቶችን መፍጠር ግዴታ ነው። ምክንያቱም ስራ ቦታ ላይ አዳዲስ ነገሮችን የማንፈጥር ከሆነ ደንበኛም በአንድ ምርቶች ይሰለቻል። ስለዚህ ሁልጊዜም አዳዲስ ምርቶችን እየፈጠሩ አዳዲስ ደንበኞችን መሳብ የነበሩትንም ደግሞ እንደገና ብዙ አዳዲስ ነገሮችን እያስለመዱ ማቆየት ያስፈልጋል። አለበለዛ ብዙ አዳዲስ ነገሮችን የማንስለምድ ከሆነ ሁል ጊዜ የድሮ ከሆነ ደንበኛ እየሰለቸ እየሰለቸ እየሰለቸ ደስ ላይለው ይችላል። ብዙ ነገሮች ደግሞ ሊርቀን ስለሚችል ግዴታ ነው

የምትወደው መተግበሪያ ምንድነው? እኔ የምወደው መተግበሪያ በዋነኝነት ያው አሁን ላይ ከማህበራዊ ሚዲያ ከሆነ የምጠቀመው ለማህበራዊ ሚዲያ ከሆነ የምጠቀመው ያው እሱ ቴሌግራም ይመቻል ብዙ ለመልእክት ለመለዋወጥ ፋይሎችንም ለመላላክ ፋይሎችንም ለመቀበል አሳይመንትም ሆነ ሌሎች ነገሮች ለይ መስራት ከ እንደገና ደግሞ ከ ከእንትኖች ከሆነ ገብቶ እንትኖች ከሆነ መተግበሪያዎችን ለመላላክ ከሆነ ደግሞ የዜንደር አሪፍ ነው። እሱ አሪፍ ነው ሁለቱም ደስ የሚሉኝ መተግበሪያዎች ናቸው

ፎቶ ማንሳት ትወዳለህ? አዎ ፎቶ ማንሳት በብዛት ደስ ይላል ለማስታወሻነትም ያገለግላል ፎቶ ስትነሳ የሆነ ቦታ ሄደህ። ከጓደኞችም ጋር ከብዙ ሰዎች ጋር ያው እንደ ማስታወሻም ፎቶ ልንነሳ እንችላለን። እንደገና ደግሞ አንዳንዴ የሆነ ቦታ ስንሄድ ምን ስናይ የምንገረምበት አንዳንድ ደስ የሚሉ የሆነ የሚያስገርሙን ነገሮችን ያው ፎቶ እናነሳና ያው በፎቶ እናስቀምጣለን። አስቂኝም ቢሆን አሳዛኝም ቢሆን አስከፊም ቢሆን። ደስ የሚሉ የእንትኖችን አጋጣሚዎችን ያው በካሜራ ፎቶ ማንሳት ደስ ይለኛል እወዳለሁ

አቧራ ችግር ይፈጥርብሃል። አቧራ አዎ በተለያየ ምክንያት በደንብ ሲሸተኝ እንደገና ደግሞ እንደ ጉንፋንም ሊያመጣ ይችላል። ሊያፍን ይችላል። ለብዙ ነገር ያው አዋራ ችግር ሊያመጣ ይችላል። ስለዚህ አዋራ እኔ ላይ ችግር ይፈጥራል በብዙ መንገድ ነው ችግር ሚፈጥረው እንደ ቀላል ሚታይ አይደለም። በአቧራ ብዙ ነገሮች ሊከሰቱ ስለሚችሉ። አዋራ አዎ እኔ ችግር ይፈጥርብኛል። በብዛት ያው መተንፈሻም ላይ አምሚያመጣው ብዙ ችግሮች ስላሉ። አቧራ እኔ መፍ መ ችግር ይፈጥርብኛል ከሌሎቹ በተለየ እኔ አልወደውም። አዋራ

ኮከቦችን መመልከት ትወዳለህ? አዎ ኮከቦችን መመልከት እወዳለው። ደስ ይሉኛል በብዛት ማታ ላይ ጨረቃን አጅበው ሰብሰብ ብለው ቁጭ ብለው ደስ ይላሉ እና ኮከቦችን ከሌላው በተለየ ደስብሎኝ መመልከት እወዳለሁ። ማታ ማታ ግን አብዛኛውን ጊዜ ጨረቃ ስትኖር ነው ደስ እሚለኝ ጨረቃ ስትኖር ኮኮቦችን መመልከት ደስ ይላል። ኮከቦች እሚንቀሳቀሱበት ጊዜ አለ ያኔ ደግሞ ሁሉ ብዙ ሰው ያው ደስ እሚለው ጊዜ ነው። እና ያው እሱ ጊዜ መመልከት ደስ ይለኛል። ኮከቡ

ወደ የትኛው? ቦታ ተጉዘህ ታውቃለህ እኔ አብዛኛው ተጉዤ የማቃቸው እዚሁ ሀገር ውስጥ ነው ወደ ውጭ ተጎዥ አላውቅም የውጭ ጉዞ የለኝም። ግን ደግሞ እዚሁ ሀገር ውስጥ ወደ ብዙ ቦታዎች ተጎዥ አውቃለሁ። ግን ያው ከዚህ ከኦሮሚያ ሳልወጣ ነው ግን አብዛኛው ጊዜ ኦሮሚያ ውስጥ ነው። እዚሁ እዚሁ ከልል ውስጥ ነው። ጉዞ ማደረገው እና ሩቅ ጉዞ አድርጌ አላውቅም። ቅርብ ላይ ግን ብዙ ጉዞዎችን አድርጌያለሁ። ከሌሎች በተለየ ደስ የሚሉ ብዙ ጉዞዎች አድርገናል። ደስ ይላል ግን እዚሁ ብዙ ሀገር ስለምናይ ደስ ይላል

መስኮትህን ክፍት ትተዋለህ? መስኮት ክፍት ቀን ላይ ክፍት ከሆነ ንፋስ እንዲገባ አየር እንዲገባ ብዙ ነገሮች ደግሞ እንዲገባ አዎ ቀን ላይ ክፍት ሙቀትም ሲሆን በብዛት ስለሚያስቸግር መስኮት ላይ ቀን ላይ እከፍታለሁ። ማታ ማታ ግን ያው ብርድም ስለሚገባ እንደገናም ደግሞ ማታ ማታ ብርድም ስለሆነ መዘጋትም ስለሌለበት መስኮት ያው ከመሸ ሌላ ሌባም እንዳይገባ መስኮት ማታ ማታ አዘጋለሁ። ቀን ቀን ግን አዎ እከፍታለሁ።

የድሮ ፎቶዎችህን ትይዛለህ አዎ ግን ያው ይዤ አልንቀሳቀስም እንጂ። የድሮ ፎቶዎችህን ያው እዛለሁ እንደገና ደግሞ አብዛኛው ጊዜ ያው በስልክ ነው በስልክ አስቀምጬዋለሁ። ብዙ የድሮ ፎቶዎች አሉኝ። ደስ ደስ የሚሉ እንደ ማስታወሻ ስለሚያገለግሉ እነሱን አስቀምጣቸዋለሁ። መጥፋት የለበትም በትክክል አንድ ቦታ በክብር አስቀምጠዋለሁ። ግን ደግሞ ይዤ ለመንቀሳቀስ። ይዤ አዎ እንትን ነው በብዛት ይዤያለሁ አዎ አስቀምጫለሁ። ግን ደግሞ ይዤ አልንቀሳቀስም

በስልክ ገንዘብ ትልካለህ? አዎ ምክንያቱም በስልክ ነው በአሁን ሰዓት የምንልከው ገንዘብ አብዛኛውን ሰልክ ስንልክም ስንቀበልም ለተለያዩ ጉዳዮች የምንጠቀመው ምንድነው ስልክን ነው። ምክንያቱም በስልክ ካላክን። አይሆንም ሲጀመር አሁን ላይ ባንክ እየተመላለሱ እኔእንጃ በአሁን ሰዓት እንደዛ የሚሰራም አይመስለኝም። ግን ደግሞ ባንክ ላይ የሚመላለስ ሰው ብዙም የለም። አብዛኛው አሁን ስራ ምንጭ የምንሰራው አብዛኛውን ደግሞ ገንዘብ የምንላከው የምንቀበለውም በስልክ ስለሆነ ያው በስልክ ገንዘብ እልካለሁ

የእቃ ቁጥጥር ታደርጋለህ አዎ የእቃ ቁጥጥር አደርጋለሁ አብዛኛውን ጊዜ ስራ ቦታም ይሁን ሌላ ቦታ ቦታዎች ላይ። ስለ የሚጠፉ እቃዎች ይኖራሉ ከመሃል ከብዙ እቃዎች መሃል የሚጠፋ እቃ ስለሚኖር። ግዴታ እቃዎችን ቆጥረን ተረክበን ትንሽ ሰርተን ከጨረስንም በኋላ ደግሞ ቆጥረን ማስረከብ አለብን። ካልሆነ አይሆንም። ምክንያቱም ብዙ ኪሳራ ሊደርስብን ስለሚችል ብዙ በብር ልናጣ ስለምንችል ቢጠፋ ቢሰበር ስለሚችል እቃ ቁጥጥር ግዴታ ማድረግ አለብን

ሽቶ ትጠቀማለህ አዎ ሽቶ በብዛት እጠቀማለህ ግን ደግሞ ደስ ቢለኝም ዋጋው ግን አሁን ላይ አይቀመስም ውድ ነው ሰው ሲሰጠን ምናምን አሁን እንጠቀም እንቀባለን። ሽቶ በብዛት እንጠቀማለን ግን ዋጋው ውድ ነው ገዝቶ ለመጠቀም አይሆንም ገዝተን መጠቀም አንችልም ምክንያቱም ዋጋው እዚህ ውድ ስለሆነ ሰዎች ሲያመጡልን ምናምን። ገዝተው ሲሰጡን እኛ እዚህ ያለነው ደስ በሚል ሁኔታ እየነፋን እንጠቀማለን ማለት ነው። ደስ በሚሉ

መዋኘት ትችላለህ አካባቢዬ ላይ ወንዝ ስለሌለ ነው መዋኘት ብዙም አልችልም ግን ደግሞ። ያው እዚህም ነበረ ወደ አርዱ የሚባል ወንዝ ነበረ እዚህ ሀይቅ ነው አርዱ የሚባለው ሀይቅ ነው ግን ደግሞ ያው አንዋኝበትም እኔ መዋኘት አልችልም። ምክንያቱም ገንዳ የለም አጠገባችን አካባቢያችን ላይ ሚያለማምደንም በገንዳ ውስጥ ሚያለማምደንም የለም። እዚህም ሆቴሎቹም ያን ያህል ገንዳ ስለሌላቸው እኔ በብዛት አልችልም ማለት ሄጄም አላውቅም ዋኝቼም አላውቅም።

የአትክልት ስራ ታደርጋለህ የአትክልት ስራ ምንድነው? አትክልትን መኮትኮትና መንከባከብ ነው ወይስ አተክልትን ምን ማድረግ ነው? አተክልት አዎ መኮትኮትና መንከባከብ ከሆነ አዎ በምተክል ሰዓት ክረምት ላይ ወይም ደግሞ ሌሎች ጊዜዎች ላይ አሁን ለምሳሌ በመተከል አብዛኛውን ጊዜ የእረፍተ ጊዜ ወይም ዝናብ በሚኖር ሰዓት ክረምት ላይ ስለሆነ እነዛ ሰዓት አትክልትን ተክለን ያው እንንከባከባለን የአትክልት ስራም እንሰራለን ማለት ነው። ግዴታ መንከባከብ ያስፈልጋል በደንብ እንዲ ያድግ

የተበላሸ ነገር ማስተካከል ትችላለህ? የተበላሸ ነገር ማስተካከል ማለት የተበላሸ ነገር ማስተካከል ማለት አንድ ነገር ሲበላሽ ያው እናስተካክላለን አንድ የተበላሸ ነገር ሲኖር። እናስተካክላለን ግን ደሞ የተበላሸ ነገር ሲሆን ያው አንዳንዴ እሚገዛ ቃል ሊኖር ይችላል ያው ያንን እቃ ገዝተን ግዴታ መተካት አለብን። ግን ብዙ ነገሮችን እኔ ቤት ውስጥ ያሉት ነገሮች ሲበላሹ አስተካክላቸዋለሁ አብዛኛውን ጊዜ እኔ ነው። ሲበላሽ እማስተካከለው በተለየ ሁኔታ ከሌለው በተለየ ሁኔታ እኔን ነው

ወደ ስራ በሰአቱ ትደርሳለህ? አዎ ወደ ስራ በጊዜ ጠዋት በጊዜ ከእንቅልፌ ተነስቼ ከዛ በኋላ ቁርሴን በለቼ አዎ ቁርሴን ሰርቼ አዎ ሰርቼ ሰርቼ ነው እምበላው ሰርቼ ግዴታ ሰርቼ እበላለሁ ከዛ በኋላ የበላሁትን እ አንዳንድ የሚታጠቡ ቆይቶች ካሉ እነሱን ከጣጠብኩኝ በኋላ ካስተካከልኩ በኋላ ጠዋት ፕሮግራሜን አይቼ ልክ በምወጣበት ልክ እንትንም እንዳላጣ የመጓዋዣም እንዳላጣባት ጊዜ ወጥቼ። ወደ ስራ በሰአቱ እደርሰሃለሁ

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? አብዛኛውን ጊዜ እቤት ውስጥ መሆን ነው ምመርጠው ምክንያቱም ውጪ ስሆን ምንም ደስ የሚል ነገር ስለሌለ። አብዛኛውን ጊዜ ማሳልፈው እቤት ነው ከዛ በተረፈ ውጪ አንዳንዴ እወጣለው በሚያስፈልግ ሰዓት እንዳስፈላጊነቱ ውጭ ልወጣ እችላለሁ። የሆነ ጉዳይ ሲኖር ወይ ደግሞ ማድረግ የሚኖርብኝ ነገር ሲኖር አብዛኛውን ጊዜ ግን የማሳልፈው ቤት ውስጥ ነው። ዘና ብዬ ብዙ ነገሮችን በማየት ቤት ውስጥ አሳልፋለሁ

በመስመር ላይ ትማራለህ? አዎ አንዳንዴ ግን እማራለሁ አሁን በመስመር ላይ ትምህርቶች አሉ። አሁን ላይ በሀገር አቀፍ ደረጃ እየመጡ ያሉ ትምህርቶችም አሉ። እንደገና ደግሞ አሁን ለትምህርቱ የሚረዳኝ በጎን የምወስዳቸው አንዳንድ ትምህርቶች አሉ። እነዛን ትምህርቶች አሁን በመስመር ላይ ነው አብዛኛውን ጊዜ የምማራቸው እንጂ በአካል ሄዶ ለመማር ስለማይመች ግዴታ በመስመር ላይ እነዛን ሄጄ ተምሬ። እውቀት እይዛለሁ ማለት ነው።

የሞባይል ዳታ ትጠቀማለህ? የሞባይል ዳታ አዎ ግዴታ ነው እጠቀማለሁ ምክንያቱም አሁን ላይ ያለንበት ቦታ ዋይፋይ ያው ቢኖርም ግን ደግሞ ያስቸግራል አብዛኛውን ጊዜ ይጠፋል ይመጣል እንደገና ደግሞ እሱን ለመስራት ብዙ ጊዜ እንጠራለን። ስለዚህ አይመችም በብዛኛው ጊዜ ግን ዳታ ግን ያው ያገለግላል ዳታ በብዛት እጠቀማለሁ ምክንያቱም ዳታ ስንጠቀም የተለያየ ቦታም ስንቀሳቀስም አንድ ቦታም ስንሆን ዳታ እንደ እኔ ነጻነት ስላለው ዳታ እጠቀማለሁ።

ከስራ ሰዓት በኋላ ትሰራለህ? ያው አንዳንዴ አስፈላጊ ከሆነና ካልደከመኝ ግዴታ ከስራ ሰዓት በኋላ እሰራለሁ ተጨማሪ ገንዘብም ስለሚከፈለን ግዴታ ያው ከስራ ሰዓት በኋላ እሰራለሁ። ያው ተጨማሪ ገቢም ለማግኘት ያው ደሞዝ አንዳንዴ ደግሞ እጥረትም ሲኖር እነዛን ነገሮች ለማሟላት በጎን ደግሞ ሌሎች ፍላጎቶች ካሉ እነዛን ለማሟላት ከስራ ሰዓት በኋላ መስራት ያው ግድ ይላል አልፎ አልፎ። እድሉ ከተገኘ ግዴታ ነው ከስራ ሰዓት በኋላ መስራት።

ሌሎችን ማበረታታት ትችላለህ? አዎ ሌሎችን አበረታታት ትችላለህ ምክንያቱም ሌሎችን በደንብ በሀሳብም ይሁን በመንፈሳዊም ነገር በተለያዩ ነገሮች በማበረታታት ትልቅ ደረጃ እንዲደርሱ። እንደገና ደግሞ በደንብ እንዲነቃቁና ጥሩ ነገር እንዲያስቡ ጥሩ ነገር እንዲያደርጉ ማበረታታት እችላለሁ አበረታታለሁ። ብዙ ጊዜ ያው ሰዎች አንዳንዴ ደከም ሲሉ ግዴታ ማበረታታት ስላለብን ማነቃቃት ስላለብን ያው ሌሎችን ማበረታታት እችላለሁ አበረታታለሁ

ምን አይነት ስልክ ትጠቀማለህ? እኔ በብዛት የምጠቀመው ስልክ አሁንም ወደፊትም በፊትም ስትጠቀሙ የነበረው ስልክ አንድ እና አንድ ሳምሰንግ ነው ከሳምሰንግ ውጪ ምንም ደስ ሌላ የሚለኝ የለም። አንዳንዴ ያው ለፎቶ ከተፈለገ ግን አይፎን አለ ግን አብዛኛውን ጊዜ ሳምሰን ግን ነው የምጠቀመው። ደስ የሚለኝ በስክሪኑ ቡዙ ነገሮቹ ደስ ይሉኛል ሳምሰንግ ለመጠቀምም ቀላል ነው ደስ የሚል ነው። ብዙ አማራጭም ላጠቃቀመም ቀላል ስለሆነ ደስ ይለኛል።

የፀሀይ ስትጠልቅ መመልከት ትወዳለህ? አዎ በብዛት ማታ ማታ ላይ ፀሀይ ስትጠልቅ ወደ አስራ አንድ ሰዓት አካባቢ ደስ የሚል የሆነ ደስ የሚል ብርሃን ስለምታወጣ ያንን ብርሃን መመልከት ያንን ብርሃን ማየት ደስ ይለኛል። ከሌሎች ነገሮች በተለየ ያቺን ብርሃን አያለሁ እነዛን ብርሃኖች የማይበትም ምክንያት ምንድነው? ፀሀይ ስትጠልቅ ያላት ብርሃን ደስ ስለሚል ለማየትም ምንለ ደስ ስለሚል ያቺ እይታዋም ደስ ስለምትል እሷን እይታ አያታለሁ ደስ ትለኛለች። እኔም ወዳታለሁ

ስራዎችን በቅደም ተከተል ታስቀምጣለህ? አዎ ስራዎችን በቅደም ተከተል አስቀምጣለሁ ምክንያቱም ጠዋት ላይ ስትገባ መጀመሪያ ስራዎችን በቅደም ተከተል ማናስቀምጥ ከሆነ ደስ አይልም። ብዙ ነገሮችንም እናጣለን በቀን ውስጥ መስራት ያለብንን ስራዎች ሳንሰራ ጊዜው ሊያልፍብን ይችላል። ስለዚህ ስራው እናስቀምጣለን ከዛ ቅደም ተከተላቸውን እየተከተልን መጀመሪያ መሆን ያለበትን መጀመሪያ ቀጥሎ መሆን ያለበትን ቀጥሎ ከዛም እንደዛ እንደዛ እያልን ሁሉንም በአግባቡ እንሰራለን።

ከፀሀይ እንዴት ትጠበቃለህ? ብዙ ጊዜ ከፀሀይ የምትጠበቀው አንድ ለአንድ ጥላ በመያዝ አይደለም። ጥላ ብዙ ጊዜ አልይዝም። ግን ደግሞ ጥላ ቦታዎች ላይ ነው ምቆመውን ለምሳሌ በጣም ፀሀዩ የሚበረታ ከሆነ ወይ ባጃጅ እጠቀማለሁ። ወይ ደግሞ እንደዛ መኪናዎችን እጠቀማለሁ። ካልሆነ ደግሞ ያው ፀሀይ በሚጠልቅ ሰዓት አብዛኛውን ጊዜ ፀሀይ የምትጠልቅ ሰዓት ጠብቀ እወጣለሁ። በጣም የማልቸኩልበት ጉዳይ ከሆነ ፀሀይ ስትጠልቅ ጠብቀ ነው የምወጣው።

ማህበራዊ ሚዲያ ትጠቀማለህ? ማህበራዊ ሚዲያ በአሁን ሰዓት አስፈላጊ ስለሆነ ለመጠቀም ግዴታ አዎ እጠቀማለሁ። ያው ያን ያህል ምጠቀመው እና መረጃዎችን ለማየት፣ የተለያዩ ነገሮችን ለማወቅ፣ ከተለያዩ መረጃዎችን ከዛ ውስጥ ለማግኘት፣ እንደገና ደግሞ አስፈላጊ ነገሮችን እየለዩ ጠቃሚውን ከቦት እየለዩ ሚያስፈልጉኝ ነገሮች ከዛ ለመውሰድ ግዴታ እጠቀማለሁ። ከሰዎችም ጋር አንዳንዴ ደግሞ ለመገናኘት ስለሚጠቅመኝ አዎ ማህበራዊ ሚዲያ እጠቀማለሁ።

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን እንግዲህ በተለያዩ መንገዶች ላስተናግድ እችላለሁ አሁን ለምሳሌ አንድ ሰው ቅሬታዎችን ቅሬታ የሆነ ቅሬታን ይዞ ሲመጣ መጀመሪያ ሰውዬ ምንድነው? ይሄ ቅሬታው ምንድነው? ለምንድነው ይሄን ቅሬታ ሊያቀርብ የቻለው? የሚለውን ዝርዝር ሁኔታዎች በደንብ ካየሁ በኋላ እንደ አስፈላጊነቱ ቅሬታዎችን እቀበላለሁ ማለት ነው ከዛ ቅሬታዎችንም ከተቀበልኩ በኋላ ትክክል መሆኑን አለመሆኑን አጣርቼ ከለየሁ በኋላ ትክክል ከሆነ ማስተካከያ እናረግበታለን

ፎቶዎችህን የት ታስቀምጣለህ? ፎቶዎቼን እንግዲህ የተለያዩ ቦታዎች ላይ አስቀምጣለሁ። አንደኛ በእንትን ከሆነ በኖርማል በወረቀት ከሆነ በወረቀት ከሆነ በፎቶ አልበም ውስጥ ነው የማስቀምጠው። በወረቀት ካልሆነ ደግሞ በስልክ ውስጥ ነው የማስቀምጠው። ስልክ ውስጥ ቆንጆ ቦታ ላይ ሊጠፋብኝ የማይችል ቦታ ላይ ፎቶዎችን በጥሩ ሁኔታ ተጠብቀው እንዲቆዩ አደርጋለሁ። ምክንያቱም ይሄን ማስታወሻ ስለሆነ ያ ነገር ከጠፋ ስለማጣው ግዴታ እንደዛ በትክክል አስቀምጣለሁ።

በቤተሰቡ ምን አይነት በዓላትን ታከብራላችሁ? በቤተሰብ እንግዲህ ብዙ አይነት በዓላት አለ ሃይማኖታዊ በዓላቶችን አብዛኛው ሃይማኖታዊ በዓላቶችን ነው የምናከብረው እንደ እንቁጣጣሽ ሊሆን ይችላል የዘመን መለወጫ ማለት ነው። መስቀልንም እናከብራለን መስቀል የዳመራ በዓል አለ። ከዛ ቀጥሎ ደግሞ እንደገና ገና ገና አለ እናከብራለን ጥምቀት እናከብራለን ፋሲካ እናከብራለን። እንደገና ደግሞ የቡሄም ከሆነ ደግሞ ክረምት ላይ ሲሆን ደግሞ ቡሄም አለ እነዚህን በዓላቶች እናከብራለን ደስ በሚል ሁኔታ።

ልብሶችህ በስርዓት የተቀመጡ ናቸው? አዎ ልብሶች በስነ ስርዓት አጣጥፌ በትክክል አርጌ ቆንጆ አድርጌ ልብሶችን በስነ ስርዓት ነው ማስቀምጠው። አለበለዛ ምክንያቱም በስነ ስርዓት እማይቀመጡ ከሆነ ልብሶች በኋላ መልሰው እንደገና ወይም ከተቆ ከቆሸሹት ጋር ምናደባልቃቸው ከሆነ ምንም ዋጋ የለውም መልሰው መቆሸሻቸው ስለማይቀር። ግዴታ ልብሶችን በትክክል አጥፎ ካጠቡ በኋላ በደንብ ካጥፉ በኋላ ተኩሶም ቢሆን አጥቦ አስተካክሎ ማስቀመጥ ያስፈልጋል

የወተት ተዋጽኦ ትወዳለህ? የተት ተዋጽኦ ግን የወተት ተዋጽኦ ብዙ አሉ አሁን ለምሳሌ እርጎ ከሆነ አልወድም። እርጎ ምክንያቱም እርጎ እኔ አልወድም አልጠጣም ያው እርጎ ወተት ተቀምጦ እዛ ከረጋ በኋላ አልወደውም። አይብ ግን ደሞ ከምግብ ጋር መብላት ደስ ይለኛል አይብ እወዳለሁ። ቂቤም ከሆነ ግን ምግብ ውስጥ ከሆነ ነው ቂቤም ደስ እሚለኝ እንጂ ከምግቡ ወቶ ለብቻ በጣም ነው እምጠላው አልወድም። ግን በምግብ ከሆነ ያው ደስ ይለኛል

ታሪክ መንገር ትወዳለህ አዎ ታሪክ መናገር ደስ የሚለኝ ከሚለኝ ነገር መካከል አንደኛው ታሪክ መናገር ነው። የሆነ ጉዳይ ላይ የሆነ ታሪክ ላይ በደንብ ስለዛ ጉዳይ በደንብ ማሰብ በደንብ ማውራት ያንን ታሪክ መናገር ደስ ይለኛል። ስለ ተዛ ታሪክ ስለሆነ ጉዳይም ስለ ሰውም ሊሆን ይችላል ስለ ሀገርም ሊሆን ይችላል በተለይ ስለ ሀገር ሲሆን ደግሞ ደስ ይላል። ስለዚህ ታ ስለ ሀገር ታሪክ መናገር ደስ ይለኛል። ታሪክ ማውራትም ደስ ይለኛል። በጣም እኔ

በምን ሰዓት ትነሳለህ? በምን ሰዓት ጠዋት ላይ ከሆነ ግን የምነሳው አስራ ሁለት ሰዓት ነው። ትምህርት ሲኖረኝ ምናምን አስራ ሁለት ሰዓት ስራም ሲኖረኝ አስራ ሁለት ሰዓት እነሳለሁ ከዛ በኋላ ተነሳስቼ የሚያስፈልጉ ነገሮችን ካደረኩ በኋላ ታጥቤም ቢሆን የን ቁርሴም ከሰራሁ በኋላ አበሳስዬ በደንብ በልቼ ካጠናቀቅኩ በኋላ አብዛኛው ስራም ሲሆን ሁለት ተኩል ነው። እንደገና ትምህርትም ሲሆን ሁለት ተኩል ነው። ግን ቀደም ብዬ ሁለት ሰዓት ስለሆነ የምወጣው አስፈላጊ ከሆነ በጠዋት አስራ ሁለት ሰዓት ላይ እነሳለሁ

በቤትህ ልዩ የሆነ መቀመጫ አለህ? በቤቷ አብዛኛውን ጊዜ እኔ ስራ የምሰራበት መቀመጫ ነው ያለኝ። ስራ የምሰራበት መቀመጫ እና ጠረጴዛ አለኝ። ሌላ ልዩ የሆነ መቀመጫ የሚባል የለም። ያው ወንበር አለ፣ ሶፋ አለ። ግን ደግሞ አዎ እኔ ለየት ተብሎ የምቀመጥበት ምንድነው? ስራ ስሰራ እንደገና ደግሞ ማንኛውንም የሚያስፈልጉ ነገሮችን ለመስራት ምጠቀምበት የራሴ የሆነ ወንበር አለኝ። ያው እዛ ላይ ቁጭ ብዬ ነው ብዙ ስራዎችን የምሰራው።

የምትወደው ፍራፍሬ ምንድነው? እኔ በብዛት የምወደው ፈራፍሬ ያው ከሙዝም ደስ ይለኛል አቡካድም ደስ ይለኛል። እንደገና ማሞጎም ደግሞ ደስ ይለኛል ግን ደግሞ በጣም እንደዚህ የምወዳቸው ፍራፍሬዎች ናቸው። ከእነዚህ ከፍራፍሬዎች ምንም የምመርጠው የለም ሁሉንም ደስ ብለውኝ እመጋባቸዋለሁ። ጣፋጭ ነገር ከሆነ ያው ሙዝ ነው ሊሆን የሚችለው። ከዛ በተለየ ደግሞ እና አቮካዶን በሌለች በዳቦም ሆኑ በሌላ ነገር እመገበዋለሁ።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ አስፈላጊ ከሆነ አዎ ግዴታ ስራ ቦታ ስራ የሚበዛ ከሆነ ግዴታ በአንድ ጊዜ ብዙ ስራዎችን ልናስተናግድ እንችላለን። ብዙ ስራዎችን በአንድ ጊዜ ልንሰራ እንችላለን ያው ግዴታ ከሆነ። መስራት አስፈላጊ ነው አለበለዛ አይቻልም ምክንያቱም ያው ስራ የሚያስፈልግ ስለሆነ። ለሁሉም ግዴታ መስተንግዶ መስጠት ስላለብን በአንድ ጊዜ ብዙ ስራዎችን ላስተናግድ እችላለሁ። ብዙ ስራዎችንም በአንዴ ልሰራ እችላለሁ።